ስልኬን? ምን ያህል ጊዜ ትሞላለህ ነው ሚለው ስልኬን ምሞላው ያው በቀን አንድ ጊዜ በጣም ጠብቆ ሰባት ጊዜ ነው ማለት ነው። ማለቴ ሰባት ጊዜ ነው በቃ እነዚህ የምሞላበት ምክንያት ለመጀመሪያ አላማ አለው። በጣም ይሄ የዋይፋይ ዳታን ስጠቀም በቀን አንዳንዴ እሞላለሁ ማለት ነው። ዳታን ዋይፋይ የማልጠቀም ከሆነ ለንባብ ብቻ እና ለመደዋወያ እንዲሁም በቃ እና ለመፅሀፍ ብቻ ከሆነ ደግሞ በአጠቃላይ ምን ይሆን በሳምንት ወደ ስድስት ሶስት ቀን ይሆናል ማለት ነው። በሁለት ቀን ማለት ነው። አስራ ሁለት ይሆናል ማለት ነው። የአገር በኩሳት እና ቻርጀር ሳደርግ እያደረጉ ነው ማለት ነው የማደርገው። እንደምጠቀምበት ነው በጣም ይሄ ዳታ እኮ ይሄ ኮኔክ ሲናዊ ልምር ልምር ተመርገው የምትጠቀመው እንዴ? እንዴት ታውቃለህ? ባድሪውን ከሚበራብኝ ያለኝ አማራጭ ምንድነው ማለት ነው። ትልትሉ ትልትሉ ምናምን መምራት ማለት ነው። ቶሎ ቶሎ ማለት መሙላት ግን ትልትሉም መምራት መቼ ነው? በወንድ ምስርጌ እንደዚህ ከቀን ከሃያ አራት ሰዓት ውስጥ ገረያ እንዲጠብቅ ስሞላው ባትሪ ማይለኝም ተሎ ባትሪ ማይለኝም ተሎ ባትሪ ቁጥጥር የትርፉ ባትሪት ጠብቅ መከራ ነው። የሚሆነው አሁን አሁን አስር ፐርሰንት አሁንም ሃያ ፐርሰንት አሁንም ሰላሳ ፐርሰንት እያደረጉኝ እያደረጉኝ በጣም ይሞታል የሚሆነው ነው የሚሆነው። ብራሽ አልባት ነው ለባትሪ ጥልቀት ይሆናል ብራሽ ነው ተቀል። አንድ ሲሞላ ማለት ነው ደግሞ ከሁለት ቀን አንድ ቀን ሲሞላ ደግሞ በቃ እሱ በጣም ባትሪው ጠንካራ እየሆነ ይላል ነው። አማራጬ ነው ምንድነው? ማለት እንደዚህ ለመቀየር ማየት የዳታ ወይም ዋይፋይ ነገር ከእሱ ነገር በቃ መቆጠብ ያለብን ለምን ሲባል? ለባትሪ ሲባል ስልኩን እንዳይጎዳ ከእሱ ነገር በመቆጠብ ነው የሚሆነው።

ሾርባ ትወዳለህ ሾርባ እወዳለሁ። ሾርባ ማለት በጣም የደከሙ ሰውነቶችን በጣም የከሱ ሰውነቶችን ምን ምንይሉ ማለት ነው? ስለዚህ ይደፍናል ማለትነው። ሻርባ በቀላል ጊዜ እኔ ይመልሳሉ ይመልሳል ማለት ነው። ወደ መደበኛ እና የተሻለ ነገር ይሆናል ማለት ለሰው ጥሩ ግንባታ ያለው ማለት ነው። ሾርባ ሻርባ እንደሚታውቀው በጣም ከባድ ስራዎች ስንሰራ ቆይተን። ለምሳሌ ምን ምን መስሮች ሲያወጣ ከበር ይላል የጉልበት ስሮች። እና እንዲሁ በጣም አእምሮን ከመጠን በላይ ደግሞ ቢዚም እሚያባክኑ ስራወች ስንሰራ ይሄዳል። ግን እነዚህ ስሮች ስንሰራው ይሄዳል የጉልበት ስሮች ደግሞ ልብሰን ይሆናል ይላል። ቁፈራለሁ ነው ይላል። ጉንታል መውጣት መውረድ ወይም መሸከም ይችላል። እሸክም ይችላል። እንዲሁም የመሳሰሉ ስራወች በሬም ሊሆን ይችላል። አጨዳም ሊሆን ይችላል። አጭዳ ሊሆን ይችላል ጤፋ አጭዳ ሊሆን ይችላል ማሽላጭ ይችላል ማሽላጭ ይችላል ስሪጣጭ ይችላል። እነዚህ መስሎ ስለሆነ ነገሮችን ስላቆይተን እንዲህ ተመግብኩ ሾርባ። ወስደሽ ምንድነው ማለት ነው? በቃ ለአእምሮና ልጥ የለም በጣም እነዛን የወጡ ሁለት ወርቶችን የወጡ ሀይሮችን መልሶ ይተካል መለት ነው። ከዛ የበለያይ ሽራሽ ፈርባ ነው ማለት ፈርባ ወሳኝና አሪፍ ነው። ተብሎ ብዬ አምናለሁ። የባክሩ ግብዞችን ስለሚጠግን ማለት ነው። ስለሚቀይሽ ነው ማለት ነው። ሾርባ በጣም አስፈላጊ ነው። ደና እየጠገብ ደግሞ ሻርባ ሾርባ እንደዚ በጣም ለሰውነት ከሚያበሩ ምግቦች አንዱ ሾርባ ነው። አብራጂ ያለው ወይንም ለስላሳ እየተባለ እሚጠራው ማለት ነው። ብዙ ጊዜ ሾርባ ምንድነው ማለት ነው? እጠቀማለሁ ማለት ነው። ዋና አላማው ምንድነው ማለት ነው? ሰውነት ሰውነቴን ወደመደበኛ መቼም የተነገረኝ አይደለም እያደረገኝ ነው የሚለው።